ሰላም ሰላም ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ እየ በገበያ ዋጋ መወዳደር መደራደር ትችላለህ ብለህ ልጠይቅህ ጥያቄ ሙሉ ማውራት ልሰጥ መጥቻለሁ ማለት ነው። ብዙ ጊዜ እነዚህ ጋር ላይ መደራደር ማለት በጣም ጥሩ የሆኑ ነገር ነው። ለምሳሌ እናቴ መግብት ስሰራ ወይም የተለያዩ እቃዎችን ስሰራ ከገበያተኛ ጋር እንደዚህ መደራደር ትችላለች ማለት ነው። እና እኔ በጣም ደስ ይለኛል እኔ ከሷ ገብያ በሚሄድበት ሰዓት እነዚህ ነገሮችን ትምህርት አይንቼ ገበያ ላይ እየተደራደርኩ መጥቻለሁ ማለት ነው። እና በጣም ደስ ብሎኛል። ያው ብዙ ጊዜ መደራደር አሪፍ ነገር ነው የተለያዩ ነገሮችን ሊያመጡ ይችላሉ ማለት ነው። እና ብዙ ጊዜ እነዚህ መደራደር የሚባሉን ነገሮችን በህይወታችን ሲፈጸም አሪፍ አሪፍ የሆኑ ነገሮችን ማግኘት እንችላለን። ስለዚህ ከዚህ ጋር ተያይዞ ብዙ ጊዜ መደራደር ማለት የአንድ ሰውን ለምሳሌ ዋጋው በምን ያክል እንደሚሸጥ በትክክል እውነተኛውን ዋጋ ማወቅ ማለት ነው። እና እሱም እንዳይጎዳ አንተም እንዳትጎዳ በሁለቱም ወገን መተማመን እና በጣም የሆነ መጎዳደት እንዳይኖር የሚደረግበት ሂደት ነው ማለት ነው። እና ከዚህ ጋር ሳይዙ መደራደር በጣም አስፈላጊ ነገር ነው ብዬ ነው የማስበው። ስለዚህ መደራደሪያ ላይ መደራደር ዝም ብሎ የምናደርጋቸው ነገሮች አስፈላጊ ላይሆኑ ይችላሉ የማስበው። እና ብዙ ነጋዴዎች አሉ የልብስ ነጋዴዎች አሉ ለምሳሌ ጫማ እንደዚህ ገበያ ላይ ስንሄድ ለምሳሌ የተለያዩ ነጋዴዎች ብር ከፍ አድርገው ይጠራሉ ማለት ነው። እና ብር ከፍ አድርገው ሲጠሩ በጣም አላስፈላጊ ነገሮችን ሊመለከቱ ይችላሉ ለምሳሌ ብዙ ጊዜ የሆነ ለማጭበርበር የሚሞክሩ አንድን ሰው የሆነ ፋራ ምናምን አድርጎ ለመባሰብ የሚፈልጉ ነገሮች ስግብጉ የሆኑ ነጋዴዎች። ለራሳቸው ጥቅም ብለው ብቻ ይሄ ሰውን እንትን ለማጋበስ የሚጨረጨሩ ነጋዴዎች አሉና ከነዚህ ነጋዴዎች መካከል ብዙ ጊዜ የምትጠቀሱት የሆነ መርካቶ አካባቢ ያሉ ሰዎች በጣም እነዚህ ነገሮችን ይሄም የሚወስኑ ወይም የሚያደርጉ ሰዎች አሉና ከዚህ ነገር የተያዙ በጣም አስፈላጊ። ክትትል እንዲያደርግላቸው በጣም ጥሩ ነው የሆነ ነገሮችን እንዲሰሩ በጣም አስፈላጊ ነገሮችን ማድረግ ይኖርባቸዋል ማለት ነው። እና ስለዚህ ከዚህ ጋር ተያይዞ ብዙ ጊዜ ገበያ ላይ መደራረር በጣም ደስ ይለኛል ለምሳሌ እኔ ማንኛውም ነገር ሳልደራደር መግዛት ወይም መሸጥ አልወድም ማለት ነው። እና ለምሳሌ ሰው ለምሳሌ ለምሳሌ አንድ ሺህ ብር የሆነ ጫማ ግዛልኝ ብለኝ እኔ ለምሳሌ የሱቅ ላይዝ ቢሄድ ለምሳሌ አንድ ሺህ ሁለት መቶ ብር ሊለኝ ይችላል አንድ ሺህ ሁለት መቶ ብር እንዳለኝ ሳቅ ለምሳሌ ያን ጫማ ወይ ስምንት መቶ ወይ ዘጠኝ መቶ ሊሸጠው እንዳሰበ እኔ በአእምሮዬ አስባለሁ ማለት ነው። እና ሻጩን ደግሞ በዛ ልክ በትክክል ንገር ብዬ ራሴን ለምሳሌ በቃ ግን ትር አድርጌ ለመከራከር ወስናለሁ ማለት ነው። እና ይሄን በማደርግበት ሰዓት ሻጩ ለምሳሌ ትንሽ ገንዘብ ሊቀንስልኝ ይችላል የተለያዩ ነገሮችን እንደዚህ ሊያስተዋውቅልኝ አስተያየት ሊሰጠኝ ይችላል ማለት ነው። እና እኔም ደግሞ ያን አክል ለመጉዳት እሱን ለመጉዳት ሆን ብዬ አይደለም እና እሱን መከራከር የምችለው እና የሆነ ነገር እኔም አገኛለሁ የሆነ ትርፍ አገኛለሁ ብዬ ነው ራሴን እንደዚህ የሚከራከረው። ከዚህ ጋር ተያይዞ ብዙ ጊዜ ሰዎች ሳይከራከሩ ይገዛሉ ሳይከራከሩ ይሸጣሉ። እና ወይ በሚሆንበት በጣም የሆነ ኪሳራን ምናምን ሊፈጠር ይችላል አብዛኛው ጊዜ ኪሳራ ሲፈጠር በጣም አላስፈላጊውን ነገሮችን ሊያጋጥሙን ይችላል ማለት ነው። እና ስለዚህ ጊዜ በገበያ ዋጋ ማደራደር በጣም አስፈላጊ ነው። ለምሳሌ በአንድ ድርጅት ውስጥ ለምሳሌ መሆንኛውን ስራ ጨረታ ሊኖር ይችላል ያ ጨረታ መደራደር አስፈላጊ ማለት ነው። እና የመጨረሻው ዋጋን ማወቅ ለድርድር የቀረበውን ዋጋ በትክክል መገንዘብ ጥሩ ነው ብዬ ነው የማስበው። በአ የማስፈልገው ነገሮችን መገንዘብ ከዚህ ጋር ተያይዞ የሚወጡ ችግሮችን ከመፍታት ጋር ተያይዞ ትክክለኛውን ነገር በትክክለኛው ዋጋ በትክክለኛ ጊዜ እንድታውቅ ያደርጋል። እና ከዚህ ረገር አንፃር በጣም አስፈላጊ የሆኑ ክሪክሮች ክርክር ማለት አይደለም መደራደር ማለት ክርክር አይደለም። ብዙ ጊዜ ክርክር ወደ ጥል ያመራል። እና ጥል ደግሞ ወደ አላስፈላጊ ፀብ ሊማራ ስለሚችል ክርክር ባልማይሆንበት መንገድ ሰዎችን በትክክል የማስረዳት ብቃት ሊኖረን ወይም ወደራደረው ብቃት ሊኖረን ያስፈልጋል። እና በምንደራደርበት ጊዜ ለራሳችን መሆኑ ለሱ ጥቅም ሊኖር ይችላል። እና እሱም በመጣበት ወይም ትንሽ አትርፎ የሚሸጥበት ወይም የላቡን አግኝቶ ትንሽ የሚያተርፍበት ሁኔታ መፍጠር ማለት እና። እና ሌሎች ደግሞ ዝም ብሎ ራሳቸውን ዝም ብሎ የማግበስበስ ሁኔታ አላቸው። ነገሮችን ዝም ብሎ ሳይረዱ ዝም ብሎ አይ ወይ አንተ በትንሽ ብር ነው ያወጣኸው ምናምን ብሎ ዝም ብሎ ቅስሙን የሚሰብሩ ሰዎች አሉ። እና ገበያ ላይ ለምሳሌ እንደዚህ ሰዎች ብዙ ጊዜ ያጋጥሙኝ አለና ብዙ ጊዜ በሬዎችን ለምሳሌ ሸጨ አውቃለሁ። እና መቶ ሺህ ብር የማያወጣ በሬ ዝም ብሎ ሰማንያ ሺህ ብር ያወጣል ብሎ ይገሙታል እና ያ ብሬ በጣም ብዙ ብር ነበር የወጣበት ተለፍቶበታል ስለዚህ። በዛ መካከል ሻጩ በጣም ሊከፋ ይችላል እና እነሱ መሆን የለበትም ትግለኛ ዋጋ መገንዘብ አለበት ብዬ ነው